ቡና ለእኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ። የቡናው ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እንቆላዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈለዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል። ይህን ጊዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው።

እኔ ኮከቦችን መመልከት በጣም ነው የሚያስደስተኝ። ያው የሚያስደስተኝ ምክንያት ምንድነው? አንድ እኔ ተፈጥሮን በጣም ነው የማደንቀው። ተፈጥሮ የፈጣሪ ጥበብ እንዴት አድርጎ እንደሰራቸው ጨረቃን ስንመለከት የኮከቦችን ብርሃን ስንመለከት፤ እና በቃ ተፈጥሮ በጣም ውብ ነው። በጣም ገራሚ ነው። በጣም ነው የሚያስደስተውና ሌላ ያው ኮከቦችን መመልከት ምን ያስደስተኛል? ማታ ሁሉም ነገር ረጭ ባለበት ወቅት የነሱን ብርሃን መመልከት የሆነ ልዩ ውበት አለው። እና ይሄ ለኔ ምን ይፈጥርልኛል? በቃ ቀን ላይ ስዋከብ የነበርኳቸዉን አእምሮዬን በቃ ማታ ላይ እነሱን ስመለከት ራሴን አረጋጋለሁ ማለት ነው። ሌላ ያው ልጅ ሆኜ ምን አደርግ ነበር እንደ አባባል ያው ሹቲንግ ስታር ወይም ደግሞ ቶርዋሪ ኮከብ የምንለው አለ ይሄ ወርክ ኮከብ በሚወረወርበት ሰዓት የምንመኛቸውን ነገሮችን እንናገር ነበር። ምንድን ነበር በእኛ በእኛ ባህል የምናደርገው ቶሎ ብለን ጉልበታችን ሶስት ጊዜ ስመን ኮከቡን በማየት የምንመኘውን ነገር በውስጣችን እንናገር ነበር። እና ብቻ ተፈጥሮ በጣም ነው የሚያስደስተው። በተለይም ደግሞ በማታ ላይ የኮከብን ብርሃን መመልከት የጨረቃም ብርሃን ማየት ልዩ ውበት ነው። እሺ አመሰግናለሁ።

እኔ አብዛኛውም ጊዜ ስታመም ከስራ አልቀርም። ነገር ግን እንደ የህመሙ አይነት ይወሰናል። ለምሳሌ ቀላል ህመም በሚሰማኝ ወቅት። እንደ ጉንፋን እንደ ቶንሲል። በምታመምበት ወቅት። ራሴን ቤት ውስጥ በማስታመም ለምሳሌ ቫይታሚን ያላቸው ምግቦች እንደ ቡርቱካን እንዲሁም ደግሞ ፈሳሽ ነገሮችን በመውሰድ። ሌላ ደግሞ ራሴን ስቲም በማድረግ ከህመሜ እንዳገግም አደርጋለሁ። እንደዛም ሆኖ ግን ያው ከስራዬ አልቀርም። ስራዬን በአግባቡ እሰራለሁ። ነገር ግን የጤናዬ ሁኔታ አሁን ለምሳሌ ከባድ ህመም በምታመምበት ወቅት። ያው ግድ ከህመሜ እስከማገግም ድረስ እረፍት ሊያስፈልገኝ ይችላል። ለዚህም ደግሞ ያው ሀኪሜ የእረፍት ፍቃድ ሊጽፍልኝ ይችላል የእረፍት ፍቃድ በሚጽፍልኝ ወቅት ጊዜ ምንድነው የማደርገው? ለቅርብ አለቃዬ አሳውቃለሁ ማለት ነው። ከዛም ያው የቅርብ አለቃዬ ፍቃዴን ይቀበልልኛል። ከህመሜ ካገገምኩ በኋላ ወደ ስራ ገበታየ የምመለስበት ሁኔታ ይኖራል ማለት ነው። ነገር ግን ያው የስራ ቦታዬ ላይ ክፍተት ላለመፍጠር። እኔን የሚወክል ሌላ ተወካይ ባለሙያ በመወከል ስራዬም እንዳይበደል። እኔም ደግሞ ቶሎ ከህመሜ አገግሜ ወደ ስራዬ የምመለስበትን ሁኔታዎችን አመቻቻለሁ። ማለት ነው።

እሺ አሁን ደግሞ ቡና ስለመፍጨት እነግራችኋለሁ። ያው በኢትዮጵያ የቡና አዘጋጃጀት የራሱ የሆነ ስርዓት አለው። ከእነዚህም ውስጥ ምንድነው፤ ያው የቡና አቀራረብ አለ። ቡና አስተጠጣብ የራሱ አይነት አለው። ቡና ከታጠበ በኋላ በደንብ መታጠብ አለበት ገለባውም ከረገፈ በኋላ የራሱ አቆላል ዘዴ አለው። ቡናው ጥሩ ሆኖ ከተቆላ በኋላ፤ በፊት ላይ በሙቀጫ ነበረ ቡና ምንፈጨው በሙቀጫ ማለት በእጃችን ዘነዘና በመያዝ ከስር ሙቀጫ ይኖራል በዛ መልኩ ነበር ቡና የምንፈጫው አሁን ግን ያው ከቴክኖሎጂ ጋር የቡና መፍጫ አለ፤ በቡና መፍጫ መሰረት በቀላሉ ቡናን እንፈጫለን ማለት ነው። ቡና ከተፈጨ በኋላ የተፈጨውን ዱቄት፤ ጀበና ይኖራል፣ ጀበና ውስጥ ውሃ ለብ ያለ ውሃ ይኖራል። በመቀጠል ውሃ ውስጥ የቡናውን ዱቄት በመጨመር፤ ቡና እናዘጋጃለን ማለት ነው። ስለዚህ ቡና በዚህ መልኩ ነው የምፈጨው። እሺ

እኔ ከማስታውሳቸው መምህሮች ውስጥ አንዱ የፒያኖ አስተማሪዬ ነበር ልጅ ሆኜ ነበረ ፒያኖ ሚያስተምረን እና አስታውሳለው። አንደኛ ክፍል እያለው ነበረ። ፒያኖ ሚያስተምረን ፒያኖ በሚያስተምረን ወቅት ለተማሪዎቹ በጣም ልዩ ትኩረት አለው። እንድንለምድ በጣም ይፈልግ ነበር። መዝሙሮችን እንድንዘምር ይፈልግ ነበር። ከዛ በተጨማሪ ደሞ መድረክ ላይ ወጥተን እንድንዘምርለት ያደርግ ነበር። እና በጣም በቃ የማይረሳ ደስ የሚል ትዝታ ነበረኝ። ሌላ ደሞ ከክፍል ውጭ በተጨማሪ ለተማሪዎቹ ልዩ ትኩረት ይሰጣል ውጭ ላይ የምናደርገውን እንቅስቃሴ ይመለከታል። ያበረታታናል እንድንጫወት ያደርገን ነበር። እና ከመምህሮቼ ውስጥ በ ውስጥ ያለው ትዝታ የፒያኖ አስተማሪዬ ነበር። እና በቃ ደስ የሚል ትዝታ ነበረኝ።

እኔ ጽሁፎችን የምጽፈው በብእር ነው። በብእር በምጽፍበት ወቅት በተለይም ደግሞ ጥቁር ቀለም መጠቀም በጣም ደስ ይለኛል። በእርሳስ በፊት ልጅ እያለው ነበር የምጽፈው። ሌላ አሁን ላይ እርሳስን የምጠቀመው ለምንድነው? መጽሐፍትን በማነብበት ወቅት የብር ቀለም መጽሐፍ ላይ የማይለቅ ስለሆነ ማስታወሻ ለማድረግ በእርሳስ አሰምራለሁ። ዋና ዋና ነጥቦች ላይ ከዛ ውጪ ግን በብእር መጠቀም ያስደስተኛል። አሁን ላይ ግን ያው እንደሚታወቀው ይሄ የእጅ ጽሁፍ እየቀነሰ መጥቷል። ምክንያቱም ኮምፒውተር ላፕቶፖችን እንዲሁም ደግሞ ታብሌቶችን አብዛኛውን ጊዜ ስለምንጠቀም ጽሁፎችንም በዛ ስለሆነ የምንጽፈው። ይሄ የብእር ወይም ደግሞ በእርሳስ የመጽሐፍ ከበፊቱ እየቀነሰ መጥቷል። ግን ከእርሳስ አንፃር አብዛኛውም ጊዜ በብእር ነው የምጽፈው።

በባህላችን ሰርግ እንዴት እንደሚከናወን የምነግራችሁ ይሆናል። መጀመሪያ ወንዱና ሴቷ በፍቅር ከተዋደዱ በኋላ እሱ ወይንም እሷ ለትዳር ይጠያየቃሉ። በመቀጠል ሁለቱም ፈቃደኛ ከሆኑ ያው ወደ ሰርግ ከመሄዳችን በፊት የራሱ የባህል ስርዓት አለው። ምንድን ነው? ሴቷ ለቤተሰቦቿ ከማሳወቋ በፊት ሽማግሌዎች ይላካሉ ወንዱ የራሱ ሽማግሌዎችን ያዘጋጃል። ወደ አራት አምስት ሽማግሌዎች ይሆናሉ። እነዚህ ሽማግሌዎች ከእሱ ቤተሰብ የተውጣጡ ትላልቅ ሰዎች ናቸው። ስለእሷ በደንብ የሚያውቁ መሆን አለባቸው። በመቀጠል እነዚህ ሽማግሌዎች ወደ ቤተሰቦቹ ይመጡና ልጃችሁን ለልጃችን እንድትሰጡ ለመጠየቅ ነው ብለው ሽምግልና ይጠይቃሉ ማለት ነው። ስለዚህ ለሽምግልና በሚመጡበት ጊዜ። ውስኪ ይዘው ይመጣሉ ከዛም በመቀጠል ደግሞ በግ ወይም ደግሞ ፍየል እንደ ስጦታ ይዘው ይመጣሉ ማለት ነው። የት ነው ይዘው የሚመጡት የሴቷ ቤት ይዘው ይመጣሉ ማለት ነው? ከዛ በመቀጠል የሴቷ ቤተሰቦች ስለ ወንዱ አንዳንድ ጥያቄዎች ይጠይቃሉ። ልጃቸውን ማስተዳደር ይችላል ወይ ገቢው ምን ያክል ነው? ወይም ደግሞ አንዳንድ ነገሮችን ከጠየቁ በኋላ ለመጀመሪያው ፈቃዳቸውን ሊሰጡ ይችላሉ። ወይም ደግሞ በሁለተኛ ዙር እናስብበት ብለው ለሁለተኛ ዙር ሊቀጥሯቸው ይችላሉ ማለት ነው። ይህ ከሆነ በመጀመሪያ ዙር እሽታውን ካቀረቡ ቤተሰቦቿ ትልቅ ድግስ ይዘጋጀል። በመቀጠል ወደ ሰርግ ፕሮግራም ይኬዳል ማለት ነው። ካልሆነ ወደ ሁለተኛው ዙር ሽምግልና በድጋሚ እንዲመጡ ይደረግና ፈቃደኞች ከሆኑ ሰርግ ይዘጋጃል ማለት ነው። ሰርግ የሚዘጋጀው አዳራሽ ውስጥ ከሴቷ ቤተሰብ እንዲሁም ደግሞ ከወንዱ ቤተሰብ ይወጣጡና የሰርግ ጥሪ ይጠራሉ። ብፌ ይዘጋጃል። የሰርግ ሙዚቃዎች ይዘጋጃሉ። የሰርግ አዳራሹ በአበባ ያሸበረቀ ይሆናል። እንዲሁም ደግሞ በመኪና በመታጀብ ሙሽሪትና ሙሽራውን በማጀብ የሰርጉ ስነ ስርዓት በደመቀ ሁኔታ ይከሄዳል ማለት ነው። የሰርጉ ፕሮግራም በሚካሄድበት ወቅት በቅድሚያ ሴቷ እንዲሁም ደግሞ ማለትም ሙሽራዋ እንዲሁም ደግሞ ሙሽራው የቤተሰባቸውን ጉልበት ይስማሉ። በመቀጠል ሰርጉ በደመቀ ሁኔታ ይከበራል ማለት ነው። ስለዚህ በእኛ ሀገር የሰርግ ፕሮግራም በዚህ ሁኔታ ይካሄዳል ማለት ነው።

እኔ የተለያዩ አይነት ፊልሞችን መመልከት ደስ ይለኛል በተለይም ደግሞ የቤተሰብ ድራማ መመልከት ያስዳስተኛል። በተለይ የድራማ ገጸ ባህሪ ያው አስቂኝ አይነት ድራማ ከሆነ። ከቤተሰቤ ጋር አንድ ላይ ሆነን በምናይበት ጊዜ በጣም በቃ ዘና ያደርገናል። እንዲሁም ደግሞ ያንን ፊልም በምናይበት ወቅት ከዛ ፊልም የምንወስዳቸው ጥሩ ትምህርቶችን ያስገኙናል ማለት ነው። ሌላ ከቤተሰብ ድራማ ውጪ ደግሞ የ ታሪካዊ ስቶሪ ወይም ደግሞ አድቬንቸር አይነት ፊልሞችን መመልከት ደስ ይለኛል። ግን በዋነኝነት የቤተሰብ ድራማ ፊልሞችን ማየት እወዳለሁ። እነዚህ የቤተሰብ ድራማዎችን ያው የኢትዮጵያ ፊልሞችን ማየት ያስደስተኛል። ከዛ ተጨማሪ ደግሞ ቱርክ ላይ የሚሰሩ ብዙ አይነት የቤተሰብ ድራማ ፊልሞች ይሰራሉና የቱርክ ፊልሞችንም ማየት።

እኔ የአካል ብቃት እንቅስቃሴ ማድረግ በጣም ነው የሚያስደስተኝ። በተለይ ከአሁን በፊት ያው ውሹ የሚባል የቻይና ስፖርት። እለማመድ ነበር እና ይህን ስፖርት በጣም በፍቅር ነበር የምወደው። ጠዋት ተነስቼ አሰልጣኜ ጋር ሄጄ የቻይና ውሹ ስፖርት እለማመድ ነበረ። ያው ውሹ የተለያየ በውስጡ ጥበቦች አሉት አርት አለው። ግብረ ገብ አለው። የተለያዩ ራሳችንን እንዴት መከላከል እንደምንችል ያስተምራል። እና የውሹ ስፖርት በጣም ነው ደስ የሚለኝ። ከዛ በተጨማሪ ደግሞ ያው ጠዋት ከእንቅልፌ እንደተነሳው ቀለል ያሉ የአካል ብቃት እንቅስቃሴዎችን ማድረግ ደስ ይለኛል። አልፎ አልፎ ያው ከስራ ብዛት ሌሊት ላይ ድካም ምናምን ሲኖር እንቅስቃሴ ላላደርግ እችላለሁ ወይም ደግሞ በሚረፍድብኝ ሰዓት ላላደርግ እችላለሁ እንጂ አብዛኛውም ጊዜ የአካል ብቃት እንቅስቃሴ መስራት ያስደስተኛል። የአካል ብቃት እንቅስቃሴ በምሰራበት ወቅት ቀኑን ሙሉ በቃ ንቁ ሆኜ ሰላም ተሰምቶኝ ለስራዬም ደግሞ ቅልጥፍና ተሰምቶኝ እውላለሁ ማለት ነው። ስለዚህ አብዛኛውም ጊዜ የአካል ብቃት እንቅስቃሴ ማድረግ ያስደስተኛል።

ዛሬ ህመም ተሰማኝ። ራስ ምታትና ትኩሳት አለብኝ። ወደ ስራ አልሄድኩም። ቤት ውስጥ በአልጋ እቆያለሁ። ብዙ ውሃ እጠጣለሁ። መድሃኒት ወስጃለሁ። እናቴ ሾርባ አዘጋጀችልኝ። ሞቅ ያለ ነው። ትንሽ ያህል እበላለሁ። ድካም ይሰማኛል። ማንበብም እንኳን አልቻልኩም። ፊልም ብቻ እመለከታለሁ። ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ላይ ተስፋ አደርጋለሁ። ጤንነት አስፈላጊ ነው።

እኔ የማዳመጥ የምወዳቸው ሙዚቃዎች የድሮ ኦልዲ ስሮክ ሙዚቃዎችን ደስ ይለኛል። እነዚህ ኦልድ ሰትሮኮች ያው በሰማኒያወቹ ወይም በዘጠናወቹ አመተምረት ያሉዐዘፈኖች ሲሆኑ። የሙዚቃው ቅንብር የዘፋኞቹ የአለባበሳቸው የፀጉር ስታይላቸው የዳንስ ስታይላቸውን መመልከት በጣም ነው ደስ የሚለኝ። ሌላ ያው ከሀገር ውስጥም ደግሞ ያው የቴዲ አፍሮን ሙዚቃ በጣም ነው የምወደው። ከዛ በተጨማሪ ደግሞ የአብነት አብነት የሚጫወታቸው ዘፈኖች በተለይም ደግሞ ጊታርን በመጠቀም የሚጫወታቸው ዘፈኖች በጣም ያስደስቱኛል። ለምሳሌ ያው ዘፈን ውስጥ ይሄ የጊታር ኢንስትሩመንት የሚሰጠው ድምጽ በጣም ነው ደስ የሚለው ሙዚቃው ላይ ደስ የሚል ውበት ይሰጠዋልና። ዘፈንን ከጊታር ጋር ሲዋሃድ በቃ ማዳመጥ ደስ ይለኛል። ስለዚህ በቃ በዋነኝነት ኦልዲ ስሮክ በተለይም ደግሞ የድሮዎችን ኦልዲ ስሮኮችን ማዳመጥ ያስደስተኛል።

እኔ የይለፍ ቃሌን በተቻለ መጠን የማይገመት አይነት ለማድረግ እሞክራለሁ። ምክንያቱም ያው አሁን ላይ እንደሚታወቀው ብዙ ነገሮቻችንን በይለፍ ቃል ነው ምንቆልፈው እና አብዛኞቻችን ደግሞ በቀላሉ የምናስታውሳቸው የይለፍ ቃሎችን ነው የምንጠቀመው ይህ ደግሞ በቀላሉ ለአጭበርባሪዎች ልንጋለጥ እንችላለን። ለምሳሌ በይለፍ ቃላችን ስልኮቻችንን እንቆልፋለን። እንዲሁም ደግሞ የባንክ ሚስጥር ቁጥሮቻችንንም በይለፍ ቃሎቻችን ነው የምንቆልፈው እና ብዙዎቻችን ይሄ ቁጥር እንዳይጠፋን ስንል ከምናስታውሳቸው ወይም ደግሞ በቀላሉ የሚገመቱ ቁጥሮችን ስናደርግ እንስተዋላለን። ይህን በማድረጋችን ደግሞ በቀላሉ በአጭበርባሪዎች የይለፍ ቃላችን ተገኝቶ አንዳንድ ስርቆቶች ይካሄዳሉ። ስለዚህ እኔ በተቻለ መጠን የማይገመቱ ወይም ደግሞ ከሌሎች ነገሮች ጋር የማላዛምዳቸውን ነው ይለፍቃል ለማድረግ የምሞክረው ይህን በማድረጌ በቀላሉ የሚስጥር ቁጥሬን ማንም ሊያገኝብኝ አይችልም ማለት ነው።

እኔ በስራ ገበታዬ የተለያዩ ስልጠናዎችን ወስጃለሁ። ከወሰድኳቸው ስልጠናዎች ውስጥ አብዛኞቹ በጤና ዘርፍ ውስጥ ያሉ ናቸው ምክንያቱም እኔ እያከናወንኳቸው ያለሁት የጤና ስራ ስለሆነ እንዲሁም ደግሞ በሙያዬ ጤና ባለሙያም ስለሆንኩኝ ማለት ነው። ስልጠናዎችን ከወሰድኩኝ በኋላ ምንድነው የማደርገው ወደ ተግባር አወርዳቸዋለሁ ማለት ነው። ስልጠናዬን ከሰለጠንኩ በኋላ መሬት ላይ አውርጄ መስራት ያለብኝን ስራዎችን አካሂዳለሁ። ከዛ በተጨማሪ ደግሞ እኔ ሰልጥኜ ሌሎችንም ማሰልጠን ሊሆን ይችላል። ስለዚህ በዚህ መሰረት ከስር ያሉትንም በማሰልጠን የተለያዩ ስልጠናዎችን ወስጃለሁ ማለት ነው።

ማታ ከስራ በኋላ አብዛኛውን ጊዜ የማደርጋቸው ነገሮች ምንድን ናቸው በቤቴ ውስጥ ሆኜ ከቤተሰቦቼ ጋር ጥሩ ጊዜ ለማሳለፍ እሞክራለሁ። ጥሩ ምግቦችን አዘጋጃለሁ፣ ቡና አዘጋጃለሁ እና ከቤተሰቦቼ ጋር ደስ የሚል የቤተሰብ ጊዜ ይኖረናል ማለት ነው። ከዛ በተጨማሪም ደግሞ መሸት ሲል በስራ የተጨናነቀውን አይምሮዬን ፈታ ለማድረግ ከልጆቼ ጋር ወይ ከባለቤቴ ጋር የእግር መንገድ እንወጣለን ማለት ነው። እና በአቅራቢያችን ካፌ ካለ ካፌ ጋር ቁጭ ብለን የተወሰነ ሻይ ቡና ብለን በመቀጠል ቤቴ ገብቼ የነገዎችን ስራዎቼን እቅድ በማቀድ በዚህ መልኩ ነው የማታ ስራዎቼን የማካሄደው

እኔ ቅሬታዎችን በተለያዩ መልኩ ላስተናግድ እችላለሁ። እንደ ስራ ሀላፊነቴም ከስሬ የማስተዳድራቸው የተለያዩ ጤና ባለሙያዎች እንዲሁም ደግሞ የማህበረሰብ ሰራተኞች ይኖራሉ። ስለዚህ ምንድነው የማደርገው። የተለያዩ ቅሬታዎች የሚቀርቡባቸው መንገዶች አሉ እና ይህንን ሁሉም ሰራተኞች እንዲያውቁ አደርጋለሁ። ለምሳሌ እነዚህ ሰራተኞች ቅሬታዎች ካለ በግል እኔ ጋር መጥተው ሊነግሩኝ ይችላሉ። ከዛ በተጨማሪ ደግሞ አስተያየት መስጫ መዝገቦች ሊኖሩ ይችላሉ። እንዲሁም የተለያዩ የቅሬታ ማቅረቢያዎች ስልኮች ኢሜል አድራሻዎች ሊኖሩ ይችላሉ። ስለዚህ በዛ መሰረት ቅሬታችንን ልናቀርብ እንችላለን ማለት ነው። ያው ቅሬታዎች ስንል የተለያዩ ቅሬታዎች ሊኖሩ ይችላሉ። ለምሳሌ ከደህንነት ጋር ለምሳሌ ሴፍ ጋርዲንግ የምንላቸው ፖሊሲ ሊኖሩ ይችላሉ። እና እነሱን በመመልከት ቅሬታዎቻችንን ልናቀርብ እንችላለን። ከዛ በተጨማሪ ደግሞ እርስ በእርሳችን ስራዎች ላይ ወይም አንዳንድ ነገር ላይ ቅሬታ ካለ እንደዚህ በግል በመነጋገር ወይም ደግሞ በተለያዩ አስተያየት መስጫዎች ቅሬታዎችን እናቀርባለን። እና በዚህ መልኩ እኔ ቅሬታዎችን አስተናግዳለሁ ማለት ነው።

የስልክ ካሜራዎችን ብዙ ጊዜ እጠቀማው። እኔ የተለያዩ ማስታወሻዎችን ለመያዝ ብዙ ጊዜ ፎቶዎችን ወይም ደግሞ ቪዲዮዎችን መቅረጽ ደስ ይለኛል። እንደውም አብዛኛውን ጊዜ የቤተሰቦቼን ማስታወሻ ፎቶ ቤት ሄዶ ከመነሳት የተለያዩ ነገሮችን በልጆቼ ወይም ደግሞ ቤተሰቦቼ የሚያካሂዱትን በስልኬ ካሜራ በመቅረጽ ማስታወሻ እይዛለሁ ማለት ነው። እና በስልኬ የሚይዛቸው ማስታወሻዎች አልፈው ሳያቸው በጣም ነው የሚገርሙኝ። ምክንያቱም ልጆቼ ልጅ ሆነው የነበራቸው አሁን ላይ የማየውን ለውጥ ሳየው በጣም ነው የሚገርመኝ። እና ካሜራ ከቀረጽኳቸው በኋላ መረጃው ስልኬ ላይ ብቻ አይቀመጥም በተቻለ መጠን ፎቶ ቤት ሄጄ ማስታወሻ እንዲቀመጥ አሳጥበዋለሁ ማለት ነው። ስለዚህ የስልክ ካሜራዬን አብዛኛውን ጊዜ እጠቀማለሁ።

እኔ ከማውቃቸው ምሳሌዎች ውስጥ አንዱ የዘራኸውን ነው የምታጭደው የሚባለው ምሳሌ አውቃለሁ። ይህ ምሳሌ ትልቅ ትርጉም አለው። እንዲሁም ደግሞ እንደ ማስተማሪያነትም ብዙ ጊዜ አባቶች ይጠቀሙታል። እና ለምሳሌ እኛ መጥፎ ነገር በሌላው ላይ የምናደርግ ከሆነ ያ መጥፎ ነገር ዙሮ ዙሮ ወደ እኛ ይመጣል ማለት ነው። ስለዚህ በተቻለ ነገር መልካም ነገርን ስሩ መልካም ነገርን አድርጉ ዙሮ ዙሮ ለእናንተ ነው። መጥፎ ነገር የምታደርጉ ከሆነ ግን ዞሮ ዞሮ እናንተን ነው የሚጎዳው እና ይቺን አባባል አውቃለሁ ማለት ነው። ሌላ ደግሞ በልጅነት ወራት የሰራኸውን ነው ትልቅ ሆነህ የምታጭደው ይባላል። ይህ ምንድነው? ልጆች ሆነን ወይም ደግሞ በወጣትነት እድሜያችን ጠንክረን ከሰራን እድሜያችን ከፍ ሲል ድካም ሊኖር ይችላል። የስራ አቅማችንም ደግሞ እንደበፊቱ ላይሆን ይችላል። እና በተሻለ መጠን በልጅነት ወቅት ወይም ደግሞ በወጣትነት ወቅት በደንብ መስራት እንዳለብን አባቶቻችን ይመክሩናልና ይሄም ደግሞ እውነት ነው። ምክንያቱም እድሜያችን ከፍ ባለ ቁጥር አቅምም ላይኖረን ይችላል። እድሉም እንደ ወጣትነት ላይሆን ይችላል እድል ጠባብ ሊሆን ይችላል እና እነዚህን አባባሎች አውቃለሁ።